አዎ በጣም እኛ አካባቢ እንደውም የተለመደው በደቦ ስራ ነው። ቡድን መስራት የምንለው ደቦ ስራ ነው የምንሰራው። በቡድን የተለያዩ እህሎችን ልንሰበስብ እንችላለን። የማሳ እሂል በቡድን እርሻዎችን ልናፍስ እንችላለን።